ፎቶ ማንሳት አዎ እወዳለሁኝ በተለይ አንዳንድ ቦታ ላይ መያዝ ያለብኝ ማስታወሻ ካለ ፎቶ አነሳለሁኝ። ለምሳሌ የሆነ ሴሪሞኒ ዝግጅት ቢኖር ያንን እንደ ሚሞሪ ፎቶ አነሳለሁኝ። ሌላው ደግሞ የሆነ ዶክመንት ለሰው የምሰጠው ከሆነ እንደ ኢቬደንስ እንደ መረጃ አድርጌ እሱንም አነሳለሁኝ። ብቻ የተለያየ ቦታ እንደ መረጃ ይጠቅመኛል ብዬ ካሰብኩኝ ፎቶ አነሳለሁኝ። እና ፎቶ አነሳለሁኝ ግን ሁልጊዜ ዝም ብዬ የሚጠቅመውንም የማይጠቅመውንም ሳይሆን የማነሳው እንደ ሱስ ሳይሆን ይችላል ብዬ የማስባቸው ነገሮች አሉ እነሱን ነው ፎቶ የማነሳው። ብዙን ጊዜ ፎቶ ማንሳት ለውበት ብቻ አይደለም እኔ የማነሳው ይሄ የሆነ ፎቶዬ ያምራል ምናምን ብዬ ሳይሆን ሰውን ብቻ ሳይሆን መረጃዎችንም ለመሰብሰብ ፎቶ አነሳለሁኝ የሚጠቅመኝ ከሆነ ምንም የምተወው ነገር የለም አነሳለሁኝ። እና እንደዚህ አይነት ነገሮችን እጠቀማለሁኝ። በተቻለኝ መጠን ሌላው ፎቶ ማንሳት ጥቅም አለው። አንድ ነገር ለመረጃ ይጠቅማል። መረጃ ደግሞ አስፈላጊ ነው። ብዙ ጊዜ ብዙ አይነት ፎቶ አንሺዎች አሉ አሁን ላይ በተለይ በስማርትፎኖች በጣም ቆንጆ ቆንጆ ፎቶዎች ይነሳሉ። እና ደስ ይላል እኔ በነገራችን ላይ የፎቶ ቤት ቢኖረኝ በጣም ደስ ይለኛል። ፍላጎቴ ነው። ለምን? ፎቶ ማንሳት ስለምፈልግ ፎቶ ቤት ቢኖረኝ ፎቶ አነሳለሁኝ እይዛለሁኝ የፎቶ መረጃዎችን እና እንደዚህ አይነት ነገሮችን ሰበስባለሁ ብዬ አስባለሁ። ግን አጋጣሚ ሆኖ እስካሁን ድረስ ፎቶ ቤት የለኝም። እና ፎቶ ማንሳት እወዳለሁኝ። ግን ያው ጥቅም ያላቸውን ነው። ብዙ ሰዎች ፎቶ በማንሳት ፎቶ ጥቅምም አለው ማንሳት ጉዳትም አለው። ለሰው ልክ ያልሆነ መረጃ ለሰው አሳልፈን የምንሰጥ ከሆነ ወይንም ልክ ያልሆነ ነገር ስልካችን ላይ አንስተን ተቀምጦ ከሆነ ሰው ካየ ሰውን የሚያስደነግጥ ሰውን የሚያስቆጣ የሚያስከፋ ከሆነ ይሄ ልክ የሆነ አነሳስ ነው ብዬ አልገምትም ጥሩ አይደለም ብዬ ነው የማስበው። ግን ልክ የሆነ አነሳስ ከሆነ ለመረጃ የሚያገለግል ከሆነ ሰውን የማይነካ ከሆነ ፎቶ ማንሳት ጥሩ ነው ብዬ አስባለሁ። እና ብዙ ጊዜ እንደዚህ አይነት ነገሮች ሲገጥሙኝ አነሳለሁኝ። በተቻለኝ መጠን ለማንሳት እሞክራለሁኝ። የሚጠቅም ነገር ላይ ጊዜዬን አቃጥላለሁ። እና ፎቶ አነሳለሁኝ ሰዎች ሁሉም ሰው በተለያየ መልኩ ፎቶ ቢያነሱ ቢነሱ ልክ በሆነ ነገር ላይ ጥሩ ነው ብዬ አስባለሁ። እና ፎቶ ማንሳት አስፈላጊ ነው ብዬም አምናለሁ ማለት ነው። እና ይሄ ነው ያለኝ ነገር። በዚህ መልኩ ነው እኔ ፎቶ ማንሳት እወዳለሁ ብዬ የማስበው። እመሰግናለሁ። ስላለው ነገር ይሄው ነው ያለው ሀሳብ። እና ፎቶ ማንሳት አዎን እወዳለሁ።

አስተያየት መቀበል እወዳለሁኝ። አሁን አስተያየት መቀበል ግድ ነው። ብዙ አይነት አስተያየቶች አሉ አንዳንዴ የሚያነቃቁ አስተያየቶች አሉ። ችግር ካለብን ከዛ ከችግራችን እንድንታረም የሚረዱ አስተያየቶች አሉ። አንዳንዱ ደግሞ ኔጌቲቭ የሆነ አስተያየት አለ። ምንም የማይገነባ አስተያየት አለ። እኛ ግን ለእኛ የሚጠቅመን አስተያየት የቱ ነው? አንድ አስተያየት ሲሰጠን ይሄ ነገር ከምን አንግል ነው አስተያየት የተሰጠኝ? ብለን ማስተዋል ያስፈልጋል። ማሰብ ያስፈልጋል። እንደዛ የምናስብ ከሆነ አስተያየትም መቀበል እንችላለን። ከዛ ውጪ የሚሰጠን አስተያየት የማይገነባ ከሆነ መስማት እንችላለን ሰውን ሳናስቀይም ሰምተን ይጠቅመኛል አይጠቅመኝም? ብለን መውሰድ። የሚጠቅመን ከሆነ ደስታችን እናስገባለን፤ በህይወታችን ላይ ተግባራዊ እናደርጋለን። የማይጠቅመን ከሆነ ደግሞ እንሰማዋለን ኝ በህይወታችን ተግባራዊ አናደርገዉም። ለምን አስተያየት ሁሉ ጥሩ ነው ማለት አንችልም። ግን ሁሉም ደግሞ መጥፎ አይደለም። ጥሩ አስተያየቶችም አሉ። ህይወታችንን የሚገነቡ አስተያየቶች አሉ። ህይወታችንን የሚገነቡ አስተያየቶችን በአግባቡ ተቀብለን በህይወታችን ላይ አፕላይ ማድረግ አለብን። እና እንዲህ አይነት አስተያየቶችን እቀበላለሁ። አዎ መቀበል እወዳለሁ። ግን ማንኛውንም እቀበልና የሚጠቅመኝን እጠቀማለሁ የማይጠቅመኝን ደግሞ ይሄ ልክ አይደለም ብዬ እዛውም ጋር እውነቱንም ልናገር እችላለሁ ኖም ልል እችላለሁ። ስለዚህ ብዙ ጊዜ ሁሉም ሰው ልክ የሆነ አስተያየት ይሰጣል ማለት አይደለም። አንዳንዱ በቃም አስተያየት መስጠት ስላለበት ብቻ በሚያውቀውም በማያውቀውም ነገር ሰውን በሚጎዳም በማይጎዳም ነገር ዝም ብሎ አስተያየት የሚሰጥ ሰው አለ። ግን እንደዚህ አይነት አሁን ጎጂ የሆኑ አስተያየቶችን እንሰማቸዋለን ግን ተግባራዊ አናደርጋቸውም። እና ይሄ ነው አንዱ የኔ ሀሳብ። ስለዚህ እኔ አስተያየት እቀበላለሁ። ስቀበል ግን ይሄ አስተያየት ይሄ ሀሳብ እኔን ይጠቅመኛል ወይ? ከምን አንግል ይሄን ሀሳብ አነሳው? ለምንድነው አስተያየት መሰጠት የተፈለገበት ምክንያት? የሚለውን ዙሪያውን ቼክ በማድረግ አስተያየቴን እቀበላለሁ የሚጠቅመኝን። የማይጠቅመኝን ደግሞ ሰምቼ እተወዋለሁ። እና ልክም ካልሆነ አስተያየቱ እዛውም መልስ ልሰጥ እችላለሁ። ይሄ ከዚህ ከዚህ አንፃር ነው የተደረገው ይሄ ከዚህ ከዚህ አንፃር ነው የተደረገው ብዬ ሀሳብን በሀሳብ አስተያየትም በአስተያየት ዲፌንድ ላደርግ እችላለሁ። ስለዚህ አስተያየትም መቀበል አዎ እወዳለሁ ጥቅምም አለው።

እኔ በልጅነቴ የምወደው ጨዋታ በጣም ብዙ ጨዋታዎች አሉ ከጓደኞቼ ጋር የምንጫወታው ጨዋታዎች አሉ። ለምሳሌ ፔፕሲ የሚባል ጨዋታ አለ። ቆርኪ። ይደረደርና በመምታት። ፔፕሲ ጨዋታ አለ። ደርኒ አለ እሱ ቆርኪ በመደርደር በቀስት መምታት ነው። ከዛ እሱ አለ ሌላው ደግሞ እግር ኳስ። ጨዋታዎች እጫወት ነበረ። አሁን ላይ ሳስበው ድሮ የተጫወትኩት ጨዋታ በጣም ደስ ይለኛል። መልሶ ያ ልጅነት አይመጣም እንጂ እነኚህ ጨዋታዎች በጣም የሚያስደስቱ ናቸው። ልጅነቴ እኔ ጨዋታ በጣም ምወድ ሰው ነበርኩኝ። ቤተሰብም ያውቃል። በጣም ነበር የምጫወተው በጣም ተደስቼ ነበር የምጫወተው። እና እጫወት ነበረ። አሁን ላይ ሳየው ያሁን ልጆችን ስመለከት የሚጫወቱት ጨዋታ ብዙም ለዛ የለውም እኛ በጣም ነው የምንጫወተው። እንጨት ለቀማ ብለን ወደ ጫካ እንሄድና። እዛ እንጨታችንን ከጨረስን በኋላ? ምንድነው የምንጫወተው ሌባና ፖሊስ እንጫወታለን። በጣም ደስ የሚል ሜዳ ላይ ቁጭ አድርገን እንጨታችንን አስቀምጠን ተጫውተን ዘለን ዘለን ደስ ብሎን ነው። ወደ ቤት የምንገባው። እና በዛን ጊዜ በቃ ያለው ጨዋታዎች ሁሉ በጣም ነበር የሚያስደስቱኝ እኔ አሁን ላይ ስመለከተው። አሁን ልጆች ይጫወታሉ ወይ ብዬ ሳስብ እኔ ምንም ሲጫወቷ አላይም። እንደው እንደበፊቱ እኛ በጣም ለቤተሰብም እናገለግላለን። ውሃ እንቀዳለን። እንጨት እንለቅማለን። እንታዘዛለን በጣም ከዛም ውጪ ደግሞ ጨዋታም እንደዛው ነው የምንጫወተው። እና አሁን ላይ ሳስበው እነኚህ ጫወታዎች አሁን ላይ ያው ትልልቆች ስለሆን አንጫወትም እንጂ የምንጫወተው ቢሆን አሁን ላይ እንደ ስፖርት ራሱ የሚሆን ነው ስፖርት ነው። ፒፕሲንም ብናይ ደርኒንም ብናይ አለናመንቲንም ብናይ አለናመንቲ ሰላምንቲ። አነ እወ እያልን የምንጨታወተው ጨዋታ እነሱ እነሱ ራሱን ሳስባቸው አሁን ላይ። በቃ የሆነ የሚገርም ነው እንደው አሁን ላይ። ልጆቹ ይህን ያህል እንደዚህ በቃ ጨዋታ ላይ እርክት ብለው ሲጫወቱ እኔ አላይም። እና ሌላው እኔ በልጅነቴ በጣም የሚገርመው አሁን ታጥቤ አሁን ጭቃ ማቡካት ነው። በጣም ዝናብ ሲዘንብ ያስደስተኝ ነበረ። በዛን ሰዓት ዝናብ ዘነበ ማለት እኔ እወጣለሁ። እዛ እጫ በቃ ጭቃ ሳቦካ ውላለሁ። ጭቃ ውስጥ አልልም ጎርፍ ውሃ በጣም እወዳለሁ። ግድብ እሰራለሁ። በቃ ግድብ እሰራለሁ። በዛ በግድብ በገደብኩት ውሃ አታጠባለሁ። በቃ የኔ ግድብ እላለሁ የአባይ ግድብ አባይ ግድብ እንላለን ምናምን በጣም ደስ የሚል ጊዜ ነው ያሳለፍኩት። ሌላው በጭቃ የተለያዩ አሻንኩሊቶች ጀበናዎች ምናምን እሰራ ነበረ። አሁን ላይ ግን ልጆቹን ስመለከት ይሄ ነገር የለም። ያደኩበት አካባቢ ግን ጨዋታ ስንጫወት በቃ ሰፈሩን ቅውጥ ነው የምናደርገው። ድምጽ አለ ጩኸት እንጫወታለን እንስቃለን ምናምን በጣም ተደስተን ነው የምንጫወተው ነበረ። እና የምወደው ጨዋታ ብዙ ነው ያው ተናግሬያለሁ ኳስ ገመድ ዝላይ ፔፕሲ ምናምን። እነኚህ እነኚህን ጨዋታዎች እወዳቸዋለሁ።